መረጃ ይላል እንግዲህ መረጃ የሚለው ቃል ስለ አንድ ክንውን ወይም ስለ አንድ ነገር ያለን እውቀት ያለን መረዳት መረጃ ይባላል። መረጃ የሚለው ቃል እንግሊዘኛ አቻ ትርጉሙ ኢንፎርሜሽን ነው። እና ስለ መረጃ ስናወራ ሲናወራ ስለ መረጃ አይነቶች ማውራት መቻል አለብን። ብዙ ጊዜ ሰዎች መረጃና ማስረጃ የሚሉ ቃላት ሲቀላቀሉባቸው እናያለን። መረጃ ማስረጃ ማለት ለመረጃ ማጠናከሪያ የሚሆን ተጨባጭ ነገር ማስረጃ እንለዋለን። መረጃ በምናወራበት ሰዓት ማስረጃ ጭምር አካተን ብንዋራ ታማኝነቱ ከፍ ይላል ማለት ነው። ማስረጃ የሚጨበጥ ነገር ነው። ማስረጃ የሚጨበጥ የሚያረጋግጥልን ነገር ማስረጃ ይባላል። ከዛ ውጪ መረጃ ብቻውን ወሬ ሊሆን ይችላል ወሬና መረጃም በተመሳሳይ ልዩነት አለው። በተመሳሳይ ልዩነት አለው። ወሬ የሚባለው መረጃ ደረጃ ያልደረሰ መረጃው ምንም አይነት ተጨባጭነት የሌለው ከሆነ ሰዎች እንዲሁ እርስ በእርሳቸው የሚያወሩት መነሻ የሌለው ነገር ከሆነ ወሬ እንለዋለን። ነገር ግን ይሄ ወሬ ትክክለኛነቱ ተረጋግጦ በፐርሰንት ሰማንያ ዘጠና ፐርሰንቱ ትክክለኛ መሆኑ ተረጋግጦ። ለሌሎች ለሚዲያ የሚቀርብ ከሆነ መረጃ ይሆናል ማለት ነው። መረጃ ይሆናል። መረጃው መረጃው ደግሞ ያደገ ትክክለኛውን ተረጋግጦ ሰርተፊኬት የሚኖረው ከሆነ አንድ ነገር ወደ ምን ይሄዳል ወደ ማስረጃ ከፍ ይላል ማለት ነው። ለምሳሌ መረጃ የሚሆነው መረጃ ለምሳሌ ከሌ እንደዚህ እንደዚህ አይነት ከሌ ከዚህ ከዚህ ከዚህ የፒኤችዲ ዲግሪውን አግኝቷል ቢባል አበበ ከአዲስ አበባ ዩኒቨርሲቲ በፒኤችዲ ተመርቋል የሚለው ይሄ መረጃ ነው መረጃ ነው። ማስረጃ የሚሆነው ግን የተመረቀበትን የትምህርት ማስረጃ ማምጣት ሲችል ይሄ ማስረጃ ይሆናል ማለት ነው። ማስረጃ ያሆናል ማለት ነው። ወሬው ግን እከሌ ፒኤችዲውን እየተማረው ተመርቋል ይባላል የሚል ከመጨረሻው ወሬ ከሆነ መጨረሻ አካባቢ ይባላል ነው እንደው ሲጀመር ማለት ነው። እና በዚህ መንገድ በወሬ መረጃ እና ማስረጃ መካከል ያለውን ልዩነት መዘርዘር ይቻላል ማለት ነው። መዘርዘር ይቻላል ማለት ነው። ከዛ ውጪ ከዛ ውጪ ስለ መረጃ አይነቶች ስናዋራ ስለ መረጃ አይነቶች ስናዋራ በሁለት ከፍለን ማየት እንችላለን። የ ሜን ስትሪም ወይም ዋና ሚዲያዎች የሚያስተላልፉት መረጃ አለ። ሶሻል ሚዲያ ወይም ማህበራዊ ሚዲያ ላይ የሚተላለፉ መረጃዎች አሉ። እና ስለ መረጃ ስናወራ በዚህ መልክ ከፍለን ማየት እንችላለን። ሜይን ስትሪም ወይም ዋና ሚዲያ የሚባሉት ጋር የሚተላለፉ መረጃዎች በአብዛኛው የተረጋገጡ ሀላፊነት የሚወስድ አካል ስላለ ሀላፊነቱን ለመወጣት ሲል ያልተረጋገጡ መረጃዎችን የማይቀርቡበት ምናልባትም አልፎ አልፎ የተሳሳቱ መረጃዎችን ሊለቀቁ ይችላሉ። እነኚህ ደግሞ ሆን ተብሎ ወይም ሰውን ለማጭበርበር ሳይሆን በመርዘውን በማጣራት ሂደት ውስጥ በሚፈጠሩ ክፍተቶች ምክንያት የሚመጣ ነገር እንጂ መረጃውን ሆን ተብሎ ሰውን ለማሳሳት የሚደረግ ነገር አይደለም። ማህበራዊ ሚዲያ ላይ የሚለቀቁ መረጃዎች ግን የመጀመሪያው ሆን ተብሎ ሰውን ለማሳሳት ሰው ወደ አንድ ጎን እንዲያጋድል ለማድረግ የሚሰራ ስራ አለ። ሁለተኛው ደግሞ በሰዎች መካከል በሰዎች መካከል በብሄር ሊሆን ይችላል ፀብ ለመፍጠር እሱም አጀንዳ ሆን ብሎ አላማ ኖሮት የሚሰሩ ቅስቀሳዎች አሉ። ከዛ ውጪ ግን ደግሞ ምንድነው? ተገቢውን መረጃ ማጣራት ሳያደርጉ የመረጃ ማጣራት ሂደቱን ሳያልፍ ቶሎ ለመለጠፍና ተከታዮችን እና አባሎቹን ለማብዛት ሲባል ብቻ በጥድፊያ የሚለጠፉ መረጃዎች ስህተት ይበዛባቸዋል በዚህ በእነኚህ ምክንያት ስህተቶች ይበዛሉ ማለት ነው። ግን ጎል ለጎን ጥሩ መረጃ የሚለቁ የማህበራዊ ሚዲያ ተጠቃሚዎችም እንዳሉ ይታወቃል። ስለዚህ ስለ መረጃ ስናወራ

ፕሮጀክት ይላል ፕሮጀክት ማለት በተገደበ ጊዜ ውስጥ በተወሰነ የስራ እቅድ ውስጥ እንዲሁም የተገደበ በጀት ኖሮት የሚሰራ ስራ ፕሮጀክት ይባላል። እንግዲህ ስለ ፕሮጀክት ስናወራ የፕሮጀክቱ አይነት የመጀመሪያ እንትን ውስጥ ሊገባ የሚገባው ነገር ነው። የፕሮጀክቱ አይነት ማለት ፕሮጀክት ሲሰራ የተለያዩ ፕሮጀክት ይኖራሉ። ለምሳሌ ኮንስትራክሽን ፕሮጀክቶች ፕሮጀክት ይባላሉ። ጤና ጋር በተገናኘ የተለያዩ ፕሮጀክቶች ይነደፋሉ። እነዚህ ፕሮጀክቶችም ተግባራዊ ይደረጋሉ ጤና ጋር በተገናኘ። በሌላውም የተለያዩ መስኮች ላይ ፋይናንስ ጋር ፕሮጀክት አለ። ኢርጌሽን ጋር ይመስሎ የግብርና ጋር ፕሮጀክቶች ይኖራሉ። ማሽነሪ ጋር በተገናኘ እነዚህ ሜካኒካል መሃንዲሶች የተለያዩ ፕሮጀክቶችን ይነድፋሉ። እነዛን ፕሮጀክቶች። ጊዜ ተወስኖላቸው በጀት ተመድቦላቸው አስፈላጊ ባለሙያዎች አሳይን ተደርጎላቸው ወይም ተመድቦላቸው ፕሮጀክቶች ይሰራሉ ማለት ነው። ስለዚህ ስለ ፕሮጀክት ስናወራ ወደ አእምሮአችን ቀድሞ የሚመጣው ነገር የኮንስትራክሽን ፕሮጀክቶች ናቸው። በሀገራችንም በአለም ላይም የኮንስትራክሽን ፕሮጀክት የአለምን ገጽታ በመቀየር የከተማን ውበት በመቀየር ለሀገር እድገት ከፍተኛ አስተዋጽኦ ካላቸው የፕሮጀክት አይነቶች መካከል ቀዳሚውን ቦታ የሚይዝ ነው ማለት ይቻላል። እና ስለ ኮንስትራክሽን ፕሮጀክት ስንዋራ በአለም ላይ ዛሬ በጣም ሰማይ ጠቀስ የሆኑ ትላልቅ ለማየት የሚያስደምሙ የሚያስደነግጡ ህንፃዎች እየተሰሩ ይገኛሉ። ከዚህ በተጨማሪ ደግሞ የሚገራርሙ ለሀገር ለከተማ ውበት የሚሰጡ በጣም ሳቢ የሆኑ መንገዶችን በተመሳሳይ ተሰርተው አይተናል። ለማመን የሚቸግሩ ድልድዮች እንዴት ይቆማል? እንዴት ይሆናል? ብለን ለመጠየቅ የሚያስገድዱን የተለያዩ ድልድዮች ይሰራሉ። በተመሳሳይ ፋብሪካዎች እና ሌሎችም የኮንስትራክሽን ፕሮጀክቶች በሀገራችንም በአለም አቀፍ ደረጃም ሲሰሩና ሲተገበሩ ሲፈጸሙ እናያለን። እነኚህ የኮንስትራክሽን ፕሮጀክቶች ኮንስትራክሽን ፕሮጀክቶች በዋናነት የአክሲዮን ገበያዎች ወይም የአክሲዮን ባለቤቶች ናቸው። ማለት እነዚህን የኮስትራክሽን ፕሮጀክቶች የሚገነቧቸው ባላክሲዮኖች ናቸው በአንድ በግለሰብ ላይ ላይገነባ ይችላል። ሀገራችን ላይ እንኳን ብናይ በጣም ሰማይ ጠቀስ የሚባሉ ትላልቅ ፎቆች ወይም ህንፃዎች የሚሰሩት በባንክ ባለቤቶች ማለት አሁን ኢትዮጵያ ውስጥ ያለው ትልቁ ህንፃ የንግድ ባንክ ህንፃ ነው። የኢትዮጵያ ንግድ ባንክ ጂ ፕላስ ሃምሳ ሁለት ህንፃ ዲዛይን አድርጎ ተሰርቶ አልቆ አሁን አገልግሎት እየሰጠ የሚገኝ ህንፃ አለ። ሌሎችም አዲስ አበባ ውስጥ ትላልቅ ህንፃዎችን ብንመለከት በባንኮች አማካኝነት የተሰሩ ህንፃዎች ናቸው። ስለዚህ ግለሰቦች ትላልቅ ህንፃዎችን የመስራት እንትናቸው ዝቅተኛ ነው። አመሰግናለሁ።

ምርታማነት ይላል ምርታማነት የሚለው ቃል አንድ ስራ በምንሰራበት ሰዓት። ስራውን ከሰራን በኋላ የሰራነው ስራ ምን ያክል ውጤታማ ሆኗል የሚለውን ለመግለጽ የምንጠቀምበት ቃል ነው። ምርታማነት የአቻ እንግሊዘኛ ትርጉሙ ፕሮዳክቲቪቲ የሚል ትርጉም አለው። እና ስለ ምርታማነት ስናወራ ስለተለያዩ ስራዎች ከፋብሪካ የሚገኙ ውጤቶች። አርሶ አደሮች ምርታቸውን ወይም አዝመራቸውን ከዘሩ በኋላ መጨረሻ ላይ ምርቱን ሲሰበስቡ ምን ያክል ምርት አገኙ ምርታማ ነበሩ ወይ አይደሉም የሚለውን የሚገልጽ ቃል ነው። እና በመጀመሪያ ስለ አርሶ አደሩ ስለ ፋብሪካዎች እናዋራለን። ፋብሪካዎች ምርቶችን ያመርታል ምርቶችን ካመረተ በኋላ ደግሞ ለተጠቃሚው ያስተላልፋል። ስለዚህ ምርታማ ነው አይደለም አርሶ አደሮቹ እንትን ፋብሪካ ባለቤቶች የሚያመርቱት ምርት ምርታማ ነው ምርቱ ደግሞ አትራፊ ነው ወይ የሚለው በዋናነት ትኩረት ሊሰጠው የሚገባ ነገር ነው ማለት ነው። ስለዚህ ስለ ምርታማነት ስናዋራ ስለ ፋብሪካ ባለቤቶች ለምሳሌ የዘይት ፋብሪካ አለ። የተለያዩ የፋብሪካ አይነቶች አሉ። ስለእነሱ የፋብሪካ አይነቶች ምን ያክል ምርት ያመርታሉ ምን ያክል ግብአት አስገብተው ምን ያክል ምርት ያመርታሉ ትርፋማ ናቸው ወይ ከሚወጣው ወጪና ከሚያስገቡት ገቢ አንፃር እነዚህ ፋብሪካዎች ትርፋማ ናቸው ወይ የሚለው ምርታማነትን ለመግለጽ የምንጠቀምበት ነገር ነው ማለት ነው። ስለዚህ ስለ ምርታማነት ስንዋራ በሌላ መንገድ ደግሞ ስለ ግብርና ምርቶች ትኩረት ሰጠን እንዋራለን ስለ ግብርና ምርቶች በትኩረት እናወራለን። ስለ ግብርና ምርቶች በምናወራበት ሰዓት አርሶ አደሩ የመህር ወይም የእርሻ ጊዜው ሲደርስ። እርሻውን በደንብ አለስልሶ በደንብ የሚገባውን ያክል ስራ ሰርቶ ዝናቡ በሚዘንብበት ሰዓት ምርጥ የሚባሉ ዘሮችን ምርጥ ዘር የሚባለውን ነገር ሰብስቦ አስፈላጊው ለምርጥ ዘር ለሰብል ልማት አስፈላጊ የሆነች ነገሮችን ካሟላ በኋላ። ይህ ምርጥ ዘር እና ማዳበሪያው አንድ ላይ ይዘራል በለሰለሰ በለሰለሰ እርሻ ላይ ይዘራል ማለት ነው። ከተዘራ በኋላ አዝመራው ይበቅላል ሲበቅልም ለአዝመራው ለበቀለው ቡቃያ አስፈላጊውን የሆነ እንክብካቤ አርሶ አደሮቹ ያረጉለታል። ይኮተኮታል ይታረማል አረሙ ይነሳል ማለት ነው። በዛ መንገድ ቡቃያው የበቀለው ነገር ያድጋል ያድጋል። ካደገ በኋላ እሸት ይይዛል። እሸቱ አርሶ አደሮች እንግዲህ የእሸት ሰዓት ሲደርስ ወደ ገጠር አካባቢ እሸት ይበላሉ እሸቱ ጥሩ ከሆነ ደስ ብሏቸው ይቀምሳሉ። ከዛ እሸቱ ከደረሰና ካለቀ በኋላ ምርቱ እያፈራ ለመሰብሰብ የሚደርስበት ጊዜ በተለይ ኢትዮጵያ ውስጥ ታህሳስ እና ጥር አካባቢ ህዳር ታህሳስ ጥር ምርቱ የሚሰበሰብበት ወቅት ነው ማለት ነው። ስለዚህ ምርቱ በስሎ ለመሰብሰብ በሚደርስበት ሰዓት ምርቱ ይሰበሰባል። ይወቃል ወይም ይበራያል። ከዛ ወደ ጎተራ ይገባል። ምርታማነቱን የምንለየው እንግዲህ በታህሳስ እና ህዳር አካባቢ ምርቱ በሚሰበሰብበት እና ወደ ጎተራ በሚገባበት ጊዜ ምርቱ እንዴት ነው የሚለውን ማወቅ ይቻላል? በርግጥ ወደ ጉተራ ከመግባቱ በፊት የ የሰብሉን አይነት በማየት ብቻ ምርታማ ነው አይደለም የሚለውን ቀድመን መገመት እንችላለን። ምርታማ ካልሆነ መሰራት ያለባቸው አስፈላጊ ስራዎች ቀድመን ልንሰራ እንችላለን ለምሳሌ ማዳበሪያ የመጨመር ዩሪያ የሚባለውን ነገር ወደ ሰብሉ ጨምሮ ሰብሉ የተሻለ ውጤታማ ሆኖ። ምርት እንድናገኝ አስፈላጊ ስራዎች መሃል ላይ ሊሰሩ ይችላሉ ማለት ነው። ከዛ ውጪ ግን አስፈላጊውን እንክብካቤ ካላረግን ምርታማ እንድንሆን ስራዎችን ካልሰራን መጨረሻ ላይ የምናገኘው ውጤት ትርፋማ አያረገንም ምርታማ አያረገንም ማለት ነው። እና በዚህ ልክ ነው የምንሰራው። በዚህ ልክ ነው የምንሰራው። ስለ ምርታማነት ሲወራ ስለ ምርታማነት ሲወራ የባለሙያዎች አስተዋጽኦ ከፍተኛ ቦታን ይይዛል። ባለሙያዎቹ ምርት በሚመረትበት ሰዓት ቁጥጥር እና ክትትል ማድረግ መቻል አለባቸው። እነዚህ ቁጥጥር እና ክትትል የሚደረጉበት ነገር የባለሙያን አስተዋጽኦ በከፍተኛ ሁኔታ ጎልቶ የሚያሳይ ነገር ስለሆነ። ምርትና አገልግሎቶችን ውጤታማ ለመሆን የ

ቅዳ ይላል ቅዳ የሚለው ቃል በዋናነት ሁለት ትርጉም ነው ያለው ሁለት ትርጉም አለው። የመጀመሪያው ቅዳ ሚለው። ኮፒ አድርግ በእንግሊዘኛው ኮፒ አድርግ የሚል ትርጉም አለው። ሁለተኛው ደግሞ ውሃ ቅዳ የሚል ሌላ ትርጉም አለው። ውሃ መቅዳት ቅዳ ነው። ኮፒ ማድረግም በአማርኛ ቅዳ ነው ቅዳ ነው። ስለዚህ ስለ ቅዳ ስንዋራ በመጀመሪያ ልንየው የሚገባ ስለ ውሃ መቅዳት ይሆናል ማለት ነው። እሱን ሰፋ አድርገን ለማየት እንሞክራለን። ውሃ መቅዳት እንግዲህ በተለይ በገጠሪቱ አካባቢ የውሃ መስረተ ልማት ያልተሟላላቸው ያልገባላቸው አካባቢዎች። ሴቶቻችን እናቶቻችን ወይም እህቶቻችን ውሃ የሚጠቀሙት ከወንዝ ወይም ከምንጭ በእንስራቸውና በጄሪካን እየቀዱ ይሆናል ማለት ነው። እና ውሃ በሚቀዱበት ሰዓት አንደኛ ከቤት እስከ ውሃው እስከ ወንዙ ድረስ ያለው የቦታ ርቀት። ከፍተኛ ስለሚሆን እህቶቻችንና እናቶቻችን በከፍተኛ ስቃይ ውስጥ ነው የሚያሳልፉት ማለት ነው። እና በዚህ ውስጥ በዚህ ውስጥ እነዚህ እናቶች እነዚህ እህቶች ስቃያቸው መከራቸው ብዙ ነው። ገጠር አካባቢ ለሴቶች ያለአቸው ለህዝቡ ለኮሚኒቲው ለሴቶች ያለው አመለካከት ትንሽ ዝቅ ያለ ነገር አለው። እህቶች ሊደፈሩ ይችላሉ። ከአቅማቸው በላይ እንስራና ከባድ ነገሮችን በመሸከም ሰው አካላቸውንም ሆነ በስነልቦና ሊጎዱ ይችላሉ። በዚህ በዚህ መንገድ ጉዳቶችን ያስተናግዳሉ። ከዚህ በተጨማሪ ደግሞ ውጣ ውረድ የበዛበት ውሃው ደግሞ ንጹህ ያልሆነ በመሆኑ ምክንያት ማህበረሰባችንን ለጤና ችግር ሊዳርግ ይችላል። ከፍተኛ የሆነ የጤና ችግር ከፍተኛ የሆነ ወጪ ሊያስወጣን ይችላል። ጤናችንን በታወከ ቁጥር ጤናችንን ለማስተካከል ወደ ጤና ተቋማት በመሄድ ከፍተኛ ከአቅማችን በላይ የሆነ ወጪ ልንዋጣ እንችላለን። ከወጪው በላይ ደግሞ የህይወት መስዋዕትነትም ሊከፈል ይችላል በዚህ ምክንያት ማለት ነው። እና ስለመቅዳት ስንዋራ ስለ ቅዳ የሚለው ቃል ስንዋራ ስለ ውሃ መቅዳት መንግስት ለገጠሪቱ አካባቢ ከፍተኛ ትኩረት መስጠት እንዳለበት እና ማሰብ እንዳለበት የሚያመላክቱ ነገሮች አሉ ማለት ነው። ከዚህ ጎን ለጎን ስለ መቅዳት ወይም ኮፒ የሚባለው ኮፒ የሚባለው ስለ ቅጂ ማውራትም አስፈላጊ ነው። በተመሳሳይ ስለ ኮፒ ስለ ቅዳ ስለሚለው ስንወራ እንግዲህ ቀደም ባሉት ጊዜያት ኮፒ የሚደረገው በ ካርበን በሚባለው ወረቀት አማካኝነት ነው። ካርበን የሚባለው ወረቀት መሃል ላይ እናስገባና ኮፒ ማድረግ የምንፈልገውን ወረቀት መሃል ላይ እናስገባና ከላይ ያለው ወረቀት ላይ ንጹህ ወረቀት ላይ እንጽፋለን ማለት ነው። እሱን ከጻፍን በኋላ ከጻፍን በኋላ ቀጥታ በዛ ካርበን አማካኝነት የት ላይ ይቀዳል ሁለተኛው ከታች ያለው ወረቀት ላይ ቅጁ ይቀመጣል ማለት ነው። በዚህ መንገድ የምንጽፈውን ነገር ኮፒ እናደርጋለን ኮፒ እናስቀራለን ከዛ አንደኛውን ለሚመለከተው አካል ሁለተኛውን ራሳችን ላይ ቀሪ አድርገን እናስቀምጣለን በዚህ መንገድ ነበር። ቀደም ባሉት ጊዜያት የሚሰራው። ግን ጊዜው እየጨመረ ሲሄድ ከጊዜ በኋላ ቅዳ የሚለው ወይም ኮፒ በማሽን ተጠቅሞ ማሽን ላይ ቁጭ አድርገን የኮፒ ማሽንን ተጠቅመን አንዴ የኮፒ በአጭር ጊዜ ውስጥ ኮፒ ማድረግ የምንችልባቸው የተለያዩ ዘመናዊ ቴክኖሎጂዎች የዘመናዊ ማሽኖች መጥተዋል ማለት ነው። እነዚህን ማሽን ተጠቅመን ስካን ማድረግ ይቻላል። ኮፒ ማድረግ ይቻላል በአማርኛው ስካን እና ኮፒ የሚለው ትክክለኛ ትርጉሙን ማወቅ ባልችልም ግን ስካን እና ኮፒ በአሁኑ ሰዓት በጣም በቀላል ሁኔታ እና በአጭር ጊዜ ውስጥ አጠናቀን የምንፈልገውን ነገር ማግኘት እንችላለን ማለት ነው። ስለዚህ ስለ ቅዳ ስናወራ ስለ ኮፒ ስናወራ ማሽኑ ለማሽኑ የሚያስፈልገው ነገር ምንድነው? ኤሌክትሪክ ሀይል ያስፈልገናል። ለኮፒ የሚሆን ቀለም ያስፈልገናል። ቀለም ከሌለው ቅዳም መቅዳት ወይም ኮፒ ማድረግ አንችልም። ስለዚህ የአሁን አሁን በዘመናዊ መንገድ የተለያዩ የኮፒ ማሽን ተጠቅመን በቀላሉ መቅዳት እና

ዲሴምበር ይላል ዲሴምበር የሚለው ቃል ከ በአመቱ ውስጥ ካሉ አስራ ሁለት ወራት መካከል አንደኛው ነው ዲሴምበር በአቻ የአማርኛ ትርጉሙ ታህሳስ የሚል ይሆናል እና በእንግሊዘኛው ወይም በግሪጎሪያን ካሌንደር ዴሴምበር ማለት የአመቱ የመጨረሻ ወር እንደሆነ ይታወቃል። በአመት ውስጥ ያሉ ወሮችን ለመጥቀስ ያክል ጆናሪ ፌብሩዋሪ ማርች አፕሪል ጁን ጁላይ ሜይ ጁን ጁላይ ኦገስት ኤንድ ሴፕቴምበር ኦክቶበር ኖቬምበር የሚባሉ ዴሴምበር የመጨረሻው ወር ነው ስለዚህ ዴሴምበር ማለት አዲስ አመት ከመግባቱ በፊት የፈረንጆቹ አዲስ አመት ከመግባቱ በፊት የምንጠቀመው ወይም የምናልፈው የመጨረሻው ወራችን ዲሴምበር እንለዋለን ማለት ነው እና ስለ ዲሴምበር ስናዋራ በዋናነት እኛ ሀገር ታሳስ ማለት ነው ብያችኋለሁ ታህሳስ ላይ አዝመራው የሚሰበሰብበት የሚታጨድበት ታጭዶ ተወቅቶ ወደ ጉተራ ወደ ቤታችን የምናስገባበት ወር ላይ ነው እንደሚታወቀው በአንድ አመት ውስጥ ወደ አራት የሚሆኑ ወቅቶች አሉ ከእነኚህ አራት ወቅቶች መካከል የመጀመሪያው መስከረም ጥቅምት ህዳርን ጸደይ ብለን የምናውቀው ነው። ከዛ ታህሳስ ጥር ካቲት በጋ የሚባለው ሲሆን መጋቢት ሚያዚያ ግንቦት በልግ የሚባለው ወቅት ነው። ሰኔ ሀምሌ ነሀሴ ደግሞ ክረምት የምንለው ወቅት ሲሆን ከመስከረም ጀምሮ ወደ ጸደይ እንመጣለን ማለት ነው እና እነዚህ ወቅቶች እነዚህ ወቅቶች የወቅቶች መቀያየር በሀገራችን በአየር ንብረት ላይ ያለው የአየር ንብረት መለዋወጥ ጋር ተመሳሳይ የሆነ እንትን አለው ማለት ነው ስለዚህ ስለዚህ ሁላችንም ስለ ዴሴምበር ስናወራ ዴሴምበር ላይ የሚፈጠሩ ምን ምን ነገሮች አሉ የሚሉትን ነገር ብንዋራ ደስ ይለኛል እንግዲህ ዴሴምበር ላይ በእኛ ሀገር አንደኛ ገና ወይም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የሚውልበት መስከረም ታህሳስ ሃያ ዘጠኝ ነው በአብዛኛው የሚውለው ወይም ደግሞ ሃያ ስምንት አልፎ አልፎ ታሳስ ሃያ ስምንት ቀን ሊውል ይችላል ማለት ነው እና ስለ ዴሴምበር ስንዋራ ስለ ጌታችንና መዳታችን ኢየሱስ ክርስቶስ የልደት በሀር በዓል የማይረሳ ነገር ስለሆነ ስለእሱ የምንዋራለን ከዚህ ጋር በተገናኘ ዴሴምበር ሲባል ዴሴምበር ሲባል በጆንዋሪና በኖቬምበር መካከል ያለ ወር ነው ማለት ነው እሱ ወር እሱን ወር ተጠቅመን የተለያዩ ስራዎችን ይሰራል በዚህ ወር ላይ ትኩረት መሰጠት ያለባቸው ስራዎች በዚህ ወር ሊሰሩ ይችላሉ ተማሪዎች ለጠቅላላ ፈተናቸው ወይም ለፋይናል ኤግዛማቸው የሚዘጋጁበት ራሳቸውን ሙሉ ለሙሉ ለትምህርት ትኩረት የሚሰጡበት ወቅት ነው። ምክንያቱም ፋይናል ኤግዛም የሚደርስበት ጊዜ ስለሆነ እዚህ ፋይናል ኤግዛም ላይ ራሳቸውን ሙሉ ለሙሉ ጥናት ላይ በማድረግ ጊዜያቸውን ሙሉ ለሙሉ ጥናት ላይ ትኩረት በማድረግ ስራ መስራት ይችላሉ በዛም ምክንያት በዛም ምክንያት ተማሪዎች ቢዚ የሚሆኑበት ሰዓት ነው ማለት ነው ስለ ዴሴምበር የነበረኝ እንትን ይሄን ይመስላል አመሰግናለሁ።

ደቂቃ ይላል ደቂቃ የሚለው ቃል አቻ እንግሊዘኛ ትርጉሙ ሚኒት የሚል ሲሆን በአንድ ደቂቃ ውስጥ ምን ያክል ሰከንዶች አሉ ብሎ የሚጠይቅ ሰው ካለ በአንድ ደቂቃ ውስጥ ስልሳ ሰከንዶች አሉ። በ በአንድ ሰከንድ ውስጥ ምን ያክል ማይክሮ ሰከንድ አለ የሚል ጥያቄም ሊነሳ ይችላል። እኔ በእርግጠኝነት ምን ያክል ማይክሮ ሰከንድ እንዳለ ማይክሮ ሰከንድ ማለት በርግጥ ቴን ዘ ፓወር ኦፍ ሲክስ ነው። ቴን ዘ ፓወር ኦፍ ሲክስ ነው። ስለዚህ አንድ ደቂቃ ውስጥ ማይክሮ ሰከንድ ማለት ማይክሮ ሰከንድ ማለት ሲባዛ ቴን ዘ ፓወር ኦፍ ሲክስ ይሆናል ማለት ነው። ስልሳ ሰከንድ ሲባዛ ቴን ዘ ፓወር ኦፍ ሲክስ ስታደርጉት ስልሳ ታይምስ ቴንስ ዘ ፓውር ሲክስ ማይክሮ ሰከንድ ነው ማለት እንችላለን። ስለዚህ አንድ ማይክሮ ሰከንድ የሚባለው በአንድ ሰከንድ በአንድ ደቂቃ ውስጥ ስልሳ ታይምስ ቴን ዘ ፓወር ኦፍ ሲክስ ያክል ማይክሮ ሰከንዶች አሉ ማለት ነው ማይክሮ ሰከንዶች አሉ። ምን ያክል ደቂቃ በአንድ ሰዓት ውስጥ አለ ለሚለው ያው እንደሚታወቀው በአንድ ሰዓት ውስጥ ስልሳ ደቂቃ ነው ያለው። በአንድ ቀን ውስጥ ሃያ አራት ሰዓት ነው ያለው በአንድ ሳምንት ውስጥ ሰባት ቀናት አሉ። በአንድ ወር ውስጥ ሰላሳ ቀናት አሉ እያልን ስንሄድ መጨረሻ ላይ በአመት ምን ያክል ደቂቃ አለ? በአንድ ሳምንት ምን ያክል ደቂቃ አለ? በአንድ ወር ምን ያክል ደቂቃ አለ የሚለውን ሰዓቱ ሲባዛ በደቂቃ ሲባዛ በቀኑ አድርገን ማወቅ እንችላለን። ለምሳሌ በአንድ ቀን ውስጥ ሃያ አራት ሰዓት ካለ በአንድ ቀን ውስጥ ምን ያክል ደቂቃ አለ የሚለውን ካልኩሌት ለማድረግ ሃያ አራት ሰዓት ሲባዛ በስድሳ ስናደርገው ጠቅላላ ምን ያክል ደቂቃ እንዳለ ማወቅ እንችላለን ማለት ነው። በተመሳሳይ በሳምንት ውስጥ ምን ያክል ደቂቃ አለ የሚለውን ለማወቅ ሰባት ሲባዛ በሃያ አራት ሲባዛ በስልሳ እናደርግና በሳምንት ውስጥ ምን ያክል ደቂቃ እንደሚኖር ማወቅ እንችላለን። በተመሳሳይ በአንድ ወር ውስጥ ምን ያክል ደቂቃ አለ የሚለውን አንድ ወር እንግዲህ ሰላሳ ቀን ነው ያለው ሰላሳ ስባዛ ሰላሳ ሲባዛ በሃያ አረት ሲባዛ በስልሳ አድርገን ምን ያክል ደቂቃ በአንድ ወር ውስጥ እንዳለ ማወቅ እንችላለን። በተመሳሳይ በአንድ አመት ውስጥ ምን ያክል ሰዓት እና ምን ያክል ደቂቃ እንዳለ በዚህ መንገድ ማሰብ እንችላለን ማለት ነው። ስለ ደቂቃ ስናወራ በዋናነት ትኩረት ማድረግ ያለብን ምንድነው? የጊዜ ዋጋ መስጠትን ይመለከታል ለጊዜ ያለን ዋጋ ምን ያክል ዋጋ እንሰጣለን የሚለውን ማሰብ መቻል አለብን። ስለ ጊዜ ዋጋ ስንዋራ ስለ ጊዜ ዋጋ ስንዋራ ጊዜያችን ቫልዩ መስጠት እንዳለብንና እንደሌለብን ታሳቢ ውስጥ ማስገባት መቻል አለብን ማለት ነው። በዚህ መንገድ ነው ማሰብ ያለብን። ደቂቃና ሰዓት ደቂቃና ሰዓት እንዴት ተፈጠረ ለሚለው በጣም ብዙ ምርምር የሚፈልግ ነገር ያለ ይመስለኛል። እንግዲህ ቀደም ባሉት ጊዜያት አንድ ሰው ጊዜውን የሚያውቀው ጊዜውን ማለት ምን ያክል ጊዜ ላይ ነው ጊዜው ሄዷል መሽቷል አልመሸም የሚለውን የሚያውቀው የፀሀይን አቅጣጫ በመጠቀም ነው የፀሀይን አቅጣጫ በመጠቀም የጊዜውን መሄድ እና አለመሄድ ያውቀዋል። ከዛ ውጪ ማለት የሚያውቀው ደግሞ በቆሙ እንትኖች ጥላ ማለት ነው። የፀሀይ ጥላ ከቤቱ ምን ያክል እንደሚርቅ? በሪፈረንስ በትራይ እንደእረር ከዚህ በፊት ባለው ልምድ ተጠቅመው የቤቱ ጥላ ምን ያክል የት ላይ ነው ያለው የሚለውን በማየት ቀኑን ማወቅ ይችላሉ ቀኑን ምን ላይ እንዳለ ማወቅ እና መወሰን ይችላሉ ማለት ነው። በዚህ መልክ ነበር በፊት የሚታወቀው ቀስ በቀስ ግን ወደ ቴክኖሎጂው አለም ስንመጣ ሰዎች ክሬት ያደረጉ እንትናቸውን ሰዎች የሰዓት ደቂቃ አንድን ቀን በሰዓትና በደቂቃ በሰከንድ ከፋፍለው አስቀመጡት ማለት ነው። እሱ ክፍፍል በትክክል ስንተኛው ሰዓት ላይ እንዳለን የቀኑ ምን ያክል ተገፍቷል ምን ያክል ገና ነን የሚለውን በትክክል ለማወቅ የሚጠቀሙበት ነገር ስለሆነ ይሄ ደቂቃ ሰዓት እና ሰከንድ የሚለው ማለት ነው። በዛ መንገድ ፈጠራው በጣም አስደናቂና አሁን አለም ላይ ጊዜያችንን በአግባቡ እንጠቀም ብሎ ለፕሮግራም ለማውጣት ስኬጁል ለማድረግ የተለያዩ ነገሮችን ከጊዜ ጋር አብሮ ለመሄድ የምንጠቀምበት። አንድን ቀን ወደ ሰዓት የከፋፈልንበት መንገድ አስደናቂ ነው ማለት

እሺ እግር ይላል እግር የሚለው ቃል አቻ እንግሊዘኛ ትርጉሙ ፉት ፉት ወይም ሌግ ፉት የሚለው ከታች ያለው ጫማ የምናደርግበት ነው። ሌግ የሚለው ነው ሞር ገላጭ የሚሆነው ማለት ነው። እና ስለ እግር ስናወራ ሁለት ጥንድ እግሮች አሉን። በአካላችን ላይ የአብዛኛው የአካል ክፍሎች ጥንድ ጥንድ ሆነው እንደተፈጠሩ እናውቃለን። ጥንድ ጥንዱ ነው የተፈጠሩበት ከነምክንያታቸው ማሰብ ያስፈልጋል። ለምሳሌ ከላይ ብንጀምር ጆሮአችን ጥንድ ሆኖ ነው የተፈጠረው። እንግዲህ የጆሮ ዋናው አላማ። ድምጽ ለመስማት ነው ድምጽ ለመስማት ነው። ድምጽ ደግሞ ከተለያየ አቅጣጫ ሊመጣ ይችላል። ስለዚህ በዋናነት ጆሮ የተሰራው ምንድነው? ከተለያየ አቅጣጫ ሁለቱን የተሰራበት ምክንያት ከግራና ከቀኝ ከተለያዩ አቅጣጫዎች የሚመጡ ድምፆችን በእኩል ለመስማት እና ግንዛቤ ውስጥ ለመክተት ታስቦ የተሰራ ነው። ብዬ አምናለሁ ያው እንግዲህ ፈጣሪ የሰውን ልጅ ወይም ማንኛውም ነገር ሲሰራ ለእያንዳንዱ ነገር ምክንያታዊና አጥጋቢ የሆነ ነገር ሰጠው ነው የሰራው ማለት ነው። ከዚህ በተጨማሪ አይን ብናይ ሁለቱንም ነው የተፈጠረው። እኩል ባላንስ አድርገን በአንድ አይን ብቻ እንዳይታይ እንደውም አንዳንድ ሰው ምንድነው ይላል? በሁለት አይን ነው ማየት ያለብን። በሁለት አይን የሚለው ቃል በዋናነት የሚያመለክተው ከግራም ከቀኝም ከመጥፎም ከጥሩም ከላይም ከታችም ከሁለት አንግል ማየት ያስፈልጋል ለማለት እንጂ እይታውን ብቻ ላለመንገር ነው። ሌላው ደግሞ አፍንጫም ብታየው ሁለት ነው። ሌሎች ነገሮችን እጅ ብናይ ሁለት ነው ሁለት እጅ ግራ እጅ እና ግራ ቀኝ እጅ። እግር ብናይ በተመሳሳይ ግራ አና ቀኝ ብለን ለሁለት እንከፍለዋለን። እና ስለ እግር ሲወራ እግር በዋናነት የሚጠቅመው መንገድ ላይ ለመንቀሳቀስ ሰውነታችን ለመሸከም ለመንቀሳቀስ ለመሮጥ እና በዋናነት የቀረውን የአካላችን ክፍል ለመሸከም የሚጠቅም የሰውነት ክፍል ነው። ህንፃዎች ሲሰሩ ኮለኖች ይሰራሉ እነዛ ኮለኖች በሚሰሩበት ሰዓት ህንፃው ላይ ያለውን ሎድ ወይም ክብደት መሸከም እንዲችሉ ተደርገው ይሰራሉ። ህንፃው ላይ ምናልባትም ተንቀሳቃሽ እና ቋሚ የሆኑ ጉድለቶች ሊኖሩ ይችላሉ ዴድ ሎድ እና ላይቭ ሎድ የሚባሉ ህንፃው ላይ ሎዶች ይኖራሉ። እነኚህን ሎዶች እነኚህን ሎዶች ታሳቢ አድርጎ አንድ ህንፃ ይሰራል ማለት ነው። አንድ ህንፃ ይሰራል። ስለዚህ ይህን ህንፃ ይህን ህንፃ ታሳቢ አድርገን በምንሰራበት ሰዓት የኮሎኖቹን ስፋት የኮሎኖቹን ጥንካሬ የኮሎኖቹን ወደ ውስጥ ምን ያክል ወደ መሬት ይገባሉ የሚለው የሚወሰነው በዋናነት ህንፃው ምን ያክል ክብደት ይሸከማል የሚለው ጋር ቀጥተኛ የሆነ ግንኙነት አለው ማለት ነው። በተመሳሳይ የሰው ልጅ ሲፈጠርም የሰው ልጅ ሲፈጠርም ተመጣጣኝ ሆኖ ነው የተፈጠረው። ያ ማለት ምን ያክል ሰውነት አለው ምን ያክል ክብደት አለው ተብሎ ክብደቱ ከፍተኛ በሚሆንበት ሰዓት ውፍረቱ እንዲሁም ርዝማኔው ከታሳቢ ውስጥ ተገብቶ የተሰራ በጥበብ የታነፀ ነው ማለት ነው። የሰው ልጅ እና ስለ እግር ስናወራ አንዳንዶቹ እግራቸው በጣም ቀጭን ሊሆን ይችላል አንዳንዶቹ ደግሞ ወፍራም እግር ያላቸው ሰዎች አሉ። እና በተለይ ስለ እግር ሲወራ ስለ ሩጫ መርሳት የሌለብን ነገር ነው። እግራቸው ጠንካራ የሆኑ ሰዎች ሯጮች ናቸው ይባላል። በርግጥ ስለ ሩጫ ሲነሳ በእግር ብቻ አይደለም የሚሮጠው ልብ ያስፈልጋል ትንፋሽ ነው የሚፈልገው። የሚደክመው እግራችን ሳይሆን ልባችን ነው ወይም ሳምባችን ትልቅ አየር ይፈልጋል። ስለዚህ የእግር ድካም ሳይሆን በዋናነት የሰውነታችን ሳንባ ጋር ያለው ተጽዕኖ ነው ማለት ነው። እና ሀገራችን ውስጥ በጣም ታዋቂ ጀግና የሚባሉ አንበሳ የሚባሉ ሯጮች እንዳሉ ይታወቃል። እነዚህ ሯጦች ሀገራችን በአለም መድረክ ላይ ያስጠሩ ለሀገራችን አለም ቦታ እንዲኖረው ክብር እንዲኖረው ትልቅ ስራ የሰሩ አትሌቶች አሉን ማለት ነው። እና እነዚህ አትሌቶች ቀድመው የተለያዩ ልምምዶችን ያደርጋሉ። ከተለማመዱ በኋላ ሩጫው ይጀመራል። ሩጫ ሲጀመር ደግሞ ሩጠው ከአንደኛ እስከ ሶስተኛ በመውጣት በአለም አቀፍ ደረጃ ለራሳቸውም ለሀገርም እንዲሁም ለቤተሰብም አትራፊ የሆነ ስራ ይሰራሉ ማለት ነው። እና በዚህ ሰዓት ትልቁን ድርሻ ከሰውነታቸው ክፍሎች ትልቁን ድርሻ የሚወስደው እግር ነው። እና ስለ